በምን ሰዓት ትተኛለህ ለሚለው? ከመሸ በኋላ ነው የምተኛው አብዛኛውን ጊዜ ምሽት ከአንድ ሰዓት በኋላ እስከ ሁለት ሰዓት ባለው ሰዓት እተኛለሁ። ምክንያቱም ያ የትክክለኛ የእንቅልፌ ሰዓት ስለሆነ ያንን ተጠቅሜ ነው የምተኛው። አብዛኛውን ጊዜ አንዳንዴ ሊዛባብኝ ይችላል እንጂ አብዛኛውን ጊዜ የምተኛበት ሰዓት ተመሳሳይ ሰዓት ነው ሚሆነው

ማዕድን አልጠቀምም የማግኘት አጋጣሚው ስለሌለኝና ለመጠቀም የሚያስችል አቅም ስለሌለኝ ላይ ማዕድን አልጠቀምም። ነገር ግን አብዛኛው ጊዜ ማዕድን የሚጠቀሙ ሰዎችን አውቃለሁ። እነዛ ሰዎች የተሻለ ነገር እንደሚያገኙና በዛም የተሻለ ውጤት እንደሚያስመዘግቡ አውቃለሁ። ነገር ግን እኔ ማዕድን የማግኘቱም እድል የለኝም። እንደገና ደግሞ ያንን ባገኝም የመጠቀም እድል ይኖረኛል ብዬ አላስብም። ስለዚህ ማዕድን አልጠቀምም።

አዎ ስሜቴን በፊቴ አሳያለሁ አንዳንዴ የቁጣ ስሜት ሲመጣብኝ ለመቆጣጠር ብሞክርም ያ ነገር ይገለጣል። ምክንያቱም ስሜት ውስጣዊ ስለሆነ የሚገለጠው ደግሞ በፊት ስለሆነ ስሜቴን ብቆጣጠር እንኳን ያ ነገር መገለጡ አይቀርም። ስለዚህ ስሜቴን በፊቴ ላይ አሳያለሁ። ነገር ግን አንዳንዴ ራሴን ከእንደዚህ አይነት ነገሮች ለመቆጠብ ስልና ይህንን ነገር ለማስቀረት ስል የተለያዩ ዘዴዎችን እጠቀማለሁ። ለምሳሌ ስሜታዊ ከሚያደርጉኝ ጉዳዮች ዞር በማለት ያንን ነገር በፊቴ እንዳይገለጥ ወይ ደግሞ ስሜቱ ውስጤን ነክቶት ያ ነገር ደግሞ በፊቴ እንዳይገለጥ የማደርግበት ዘዴ አንዱ ዞር በማለት ነው። ነገር ግን አብዛኛውን ጊዜ ስሜታዊ በምሆንበት ሰዓት ፊቴ ላይ የመታየት እና ፊቴ ላይ መገለጥ ነገር አለው። በብዙ ምክንያቶች ስሜታዊ ልሆን እችላለሁ። ሰው ሊያስቆጣኝ ይችላል ከሰው ጋር በምንነጋገርበት ሰዓት የማይሆን ቃል ሲጠቀሙብኝ እነዛ ነገሮች ሊያናድዱኝ ይችላል። ንዴቴን ደግሞ የምግልጽበት አንዱ መንገድ ፊቴ ላይ ስሜቴን በማሳየት ነው። ስለዚህ አብዛኛውን ጊዜ ስሜቴን በፊቴ ላይ አሳያለሁ። ነገር ግን የማላሳይባቸውም ጊዜያትም ደግሞ አሉ

በበጋው ወቅት ከማደርጋቸው ነገሮች መካከል ለበጋ ተስማሚ የሆኑ ልብሶችን በመምረጥ እለብሳለሁ፤ ለምሳሌ ሙቀት በሚሆንበት ሰዓት ያንን ሙቀት ለመቋቋም የሚያስችለኝን ያ ሙቀት እንዳይሰማኝ የሚያደርጉት ከጠጥ የተሰሩ ልብሶችን ወይም ቲሸርቶችን በመለስ ያን የበጋ ወቅት አሳልፋለሁ። በበጋ ወቅት ከማደርጋቸው ሌላ ነገሮች ሌላ ነገሮች አንዱ ምንድነው ቀዝቃዛ ሻወርን እወስዳለሁ ምክንያቱም ያንን የሙቀት መጠን ለመቋቋም እና የበጋውን ወቅት ሁኔታ ለማለፍ ስል በቀዝቃዛው የመታጠብ ሁኔታዎችን እፈጥራለሁ።

አዎ አቧራ ችግር ይፈጥርብኛል አቧራ በሚቦንበት አካባቢ ስትገኝ አብዛኛውን ጊዜ የማስነጠስ እንዲሁም ደግሞ ጎሮሮየን የጎሮሮዩን የማቃጠል ስሜቶች ስለሚያጋጥሙኝ አቧራ በጣም ይረብሸኛል። ሌላው ምንድን ነው? ለጉንፋን ያጋልጣል ለተለያዩ ህመማት ስለሚያጋልጥ አቧራን በጣም ይረብሽኛል። ሌላው አንዱ ተጨማሪ ነገር ከአቧራ ጋር የተያያዘ ማውራት ወይም መናገር የምፈልገው ነገር የምፈልገው ነገር ምንድነው? አቧራ ለሰውነት ቆዳም ቢሆን እንዲሁም ለጤንነት ስለማይመች አቧራ በጣም ለኔ ብቻ ሳይሆን ለሌላውም የሚረብሽ ከባድ ነገር ነው።

ጊዜዬን በደንብ አስተዳድራለሁ ይህም በማደርጋቸው ነገሮች እያንዳንዱ ጊዜዬን ለማስተዳደር የሚያስችሉ ሁኔታዎችን አስቀምጫለሁ ይህን ማለት መርሃ ግብሮችን አስቀምጫለሁ ጊዜዬን ጠዋት ተነስቼ ስፖርት እሰራለሁ ከዛው ወደ ስራዬ እሄዳለሁ ከስራዬ በኋላ ስመለስ ደግሞ መስራት ያሉብኝን ነገሮች በመስራት በእንደዚህ አይነት መልኩ ጊዜዬን አስተዳድራለሁ። ለዚህም የሚሆን እቅድ ወይም ደግሞ ፕሮግራም ወይም ደግሞ መርሃ ግብር ይዤ ጊዜዬን በአግባቡ ለመጠቀም እና ለማስተዳደር እችላለሁ።

አዎ ጥፍሬን እቆርጣለሁ የራሴን ጥፍር የምቆርጠው ራሴ ነኝ ምክንያቱም ከግል ንጽህና መካከል አንዱ ጥፍር መቁረጥ ነው። እና ይሄንን ጥፍሬን የምቆርጠው ደግሞ ራሴ ነኝ። ጥፍር አለመቁረጥ ከተለያዩ ህመሞች ጋር የተገናኘ ነገሮች አሉት ለምሳሌ በጥፍር ውስጥ የሚይዝ የሚሰከሰቁ ቆሻሻዎች ለተለያዩ ህመም ያጋልጣሉ ስለዚህ ጥፍሬ በስነስርዓት እና በአግባቡ በመቁረጥ ራሴን በንጽህና አይዛለሁ። ስለዚህ ጥፍሬን አብዛኛውን ጊዜ ራሴ እቆርጣለሁ

ሃይማኖታዊ ግብር አከብራለሁ ምክንያቱም የምከተለው ሃይማኖት የሚያስገድዱኝ የተለያዩ የሃይማኖት ክብረ በዓል ስላለ ያንን ለማድረግ የሚያስችሉ ሃይማኖታዊ ሃይማኖታዊ ሃይማኖታዊ ጉዳዮች ላይ እሳተፋለሁ ይህንን የማደርግበት በሃይማኖት ስርዓት ስለሚፈቀድና ሃይማኖቴ ያንን ነገር ስለሚያስገድደኝም ያንን ለማድረግ እችላለሁ ስለዚህ ሃይማኖታዊ ምግባሮች ከምንላቸው መካከል አንዱ በቤተክርስቲያን ስርዓት የሚደነገጉ ማንኛውም አይነት ነገሮችን ለማክበር የሚያስችሉ ነገሮችን ሁሉ አደርጋለሁ ስለዚህ ሃይማኖታዊ ግብርን አከብራለሁ